ደሞዝ በየትኛው ቀን ታገኛለህ? እንግዲህ ደሞዝ ማለት አንድ ሰው የሰራውን ስራ ወይም በተቀጠረበት በተሰማራበት የገንዘብ መጠን ስራውም ሲጨርስ ወይም ሲያከናውን የሚከፈለው ክፍያ ማለት ነው። ስለዚህ ሰው የተዋዋለውን የስራ ስምምነት ከጨረሰ በኋላ እንደ የዘመነታቸው በሳምንት አስራ አምስት ቀን በወር ወይም ደግሞ በየቀኑ የሰሩበትን የልፋታቸውን ዋጋ ሊያገኙ ይችላሉ። እንደኛ መስሪያ ቤት የስራ ስምምነት አንድ ሰራተኛ ደሞዝ ሊያገኝ የሚችለው ስራውን ካከናወነ በኋላ በሃያ ስምንተኛው በሃያ ዘጠነኛው ወይም በጣም ከገፋ ደግሞ በሰላሳኛው ቀን ደሞዝ ሊያገኝ ይችላል። ማለት ወር መጨረሻ ላይ ደሞዝ ሊያገኝ ይችላል ማለት ነው። በሃያ በዘጠነኛው ቀን ወይም በሰላሳኛው ቀን ደሞዝ ሊያገኝ ይችላል። ነገር ግን ይሄ የሚወሰነው አንዳንድ ሁኔታዎች ነገሮች ሊቀየሩ ይችላሉ። በዓል በሚመጣበት ጊዜ በሃያ ስምንት ወይም በሃያ ሰባት ቀድሞ ደግሞ ሊገባ የሚችልባቸው አጋጣሚዎች አሉ። ምክንያቱም ሰራተኛው መጪውን በዓል የተለያዩ ነገሮችን መግዛት እንዲችል ቅድሚያ ክፍያ ይፈጸማል ማለት ነው። ስለዚህ አጠቃላይ ደሞዝ ወር መጨረሻ አካባቢ ላይ መስሪያ ቤቱ ወይም አሰሪ ድርጅቱ ለሰራተኞች የሚከፍልበት ሁኔታ አለ። የእኔም መስሪያ ቤት እንደሚፈጽመው ሁሉ በመጨረሻው የወሩ መጨረሻ አካባቢ የሰራሁበትን ክፍያ ይከፍለናል ማለት ነው።

ቅርጫት አለ ሆይ እንግዲህ ቅርጫት ከተለያዩ ነገር ሊሰራ የሚችል አንድም ለቆሻሻ መጠራቀሚያ የሚውል አንድም የተለያዩ ፍራፍሬዎችን በቤታችን ስናስቀምጥበት የምንችል ወደ ገጠር ደግሞ ስናይ የተለያዩ የጥራጥሬ እህሎችን ከመወቃታቸው በፊት ለመያዣነት የሚያገለግል እቃ ነው። እንግዲህ ወደ አዲስ አበባ ከተማ ላይ ስንመጣ ቅርጫት ከሁለት ነገሮች ሊሰራ ይችላል። አንደኛው ከፕላስቲክ ነው ሁለተኛ ደግሞ ከ ብረት ሊሆን ይችላል። እንግዲህ ከ ከፕላስቲክ የሚሰራ ከብረትም ሊሰራ ይችላል ይሄ ለጥንካሬ ተብሎ የሚሰራ ሆኖ ሆነው ብዙ ጊዜ እዚህ የምንጠቀመው አንድ ደረቅ ቆሻሻዎችን ማጠራቀሚያ ነው። በብብዛት የምንጠቀምበት አልፎ አልፎ ግን የተለያዩ ከሳጥራ የሚሰራ ቅርጫት አለ እሱ ቤት ለማድረቂያነት የባህል መገለጫ ሆኖ ያገለግላል። ምናልባት ከዛ በተጨማሪ የተለያዩ ፍራፍሬዎችን ሰብስበው ለማስቀመጫነት ጠረቤዛ ላይ ለማስቀመጫነት አንድም ለውበት አንድም ደግሞ የምናስቀምጣቸው ፍራፍሬዎች በቂ የሆነ አየር እንዳገኙ እንዳይበላሹ ለማድረግ የሚያስችል ከሳጠራና ከፕላክስቲክ አልፎ አልፎ ደግሞ ከብረት ሊሰራ የሚችል እቃ መያዣ ነው ወይም ዘንቢል ልንለው እንችላለን ማለት ነው። ስለዚህ ይሄ የአካባቢ ብክለትን ከመከላከል አኳያ ፍራፍሬዎችን እንዳይበላሹ ከማድረግ አኳያ በቂ የሆነ አየር እንዲገባ እና እንዲወጣ የሚያደርግ ወወንፊት ነገር ያለው ስለሆነ ይሄ በጣም ተመራጭ ነው። ስለዚህ አጠቃላይ ቅርጫት ይሄ ከሆነ እኔ ደግሞ በቤቴ ውስጥ ከፍራዜ የሰራውን የደረቁ ቆሻሻ ማጠራቀሚያ የሆነ ከፕላስቲክ እና ከቅርጫት እና ከሳጠራ የተሰራ እንዳልኩት ፍራፍሬዎችን ለማስቀመጫነት የምንጠቀምበት በመካከለኛ መጠን ያለው ቅርጫት አለኝ። ማለት ነው